ከደንበኞች ጋር አ ትገናኛለህ? የሚል ጥያቄ አዎ እገናኛለሁ ብዙን ጊዜ በምኖርበት አካባቢ እና ባለውበት የስራ መስክ ላይ ያው ብዙ ደንበኞችንም አገኛለሁ በትምህርትም አለም ሶ ያው እኔ የሚሆኑ አንዳንድ ደንበኞች አሉና ከእነሱ ጋር እሰራለሁ አብረኝ አንዳንድ ዝግጅቶችን እያደረኩ የስራ ልውውጥና ከእነሱም ልምድ እወስዳለሁ መልካሙን ነገር እቀበላለሁ ያው መጥፎ ከሆኑም በመጥፎ ጎን ከሆነ ደግሞ ያው የነሱን ግንኙነት አልቀበልም ማለት ነው። እናም ያው ከደንበኞች ጋራ ለስራም ሆነ ለአንዳንድ ነገሮች ይገናኛሉ ማለት ነው።

እሺ በጎ አድራጎት ሰርተህ ታውቃለህ ወይ? ለሚለው ጥያቄ አዎ ሰርቼ አውቃለሁ በተለይ ደግሞ ያው ወጣቶች እስከመሆናችንም መጠን አረጋውያንን ልብሳቸውን እናጥባለን። በኛ አካባቢ የተለመደና ደስ የሚል የስራ ሁኔታ ስለሆነ አቅመ ደካሞች እንዲህ እህቶችም ደግሞ ያው በመንገድ ላይ አንዳንድ ጠንከር ያሉ እቃዎችን በሚሸከሙበት ጊዜ እነሱን በማገዝ ያው የበጎ አድራጎት ሰብአዊ ድጋፌን አደርጋለሁ ማለት ነው። እና ያው በጎ አድራጎት አድርጌ አውቃለው ወደፊትም አደርጋለሁ ባልኝና በምችለው አቅም በገንዘብ ከሆነ በጉልበት ሰዎችን እረዳለሁ። ያው በጎ አድራጎት አድርገህ ታውቃለህ ወይ? ለሚለው አድርጌ አውቃለሁ ማለት ነው

መታጠቢያ ውስጥ ትዘምራለህ ለሚለው ጥያቄ? እኔ ያው መታጠቢያ ውስጥ አልዘምርም። ያው በምታጠብበት ጊዜ ራሴን እያዳመጥኩና ጸጥታ በተሞላበት ውስጤን እያዳመጡ ወደ ትክክለኛው ህይወቴ እንዴት ልሂድ የሚል አንዳንድ ሀሳቦችን የማንሰላስልበት እንጂ ያው ሙዚቃ ወይንም መዝሙር የምዘምርበት ሰዓትም አይደለም። እና ያው መታጠቢያ ውስጥ ራሴን የማዳምጥበት ብዬም ያው ትክክለኛ የንጽህና አጠባበቅ ሂደትን የምከተልበት ቦታ እንጂ የምዘምርበት ቦታ ስላልሆነ ያው አልዘመረም።

ስራ ባልደረቦች ጋር ጥሩ ግንኙነት አለህ ወይ? ለሚለው አዎ ጥሩ ግንኙነት አለኝ ምክንያቱም ያው ለመስራት መልካም መሆን ለመስራት ጥሩ ግንኙነት ከሰዎች ጋር መኖር ግዴታ ነው። ምክንያቱም አንድ ላይ ካልሆኑ በስነ ስርዓት ከሰዎች ጋር ተግባብቶ በስነ በስርዓት መስራት ካልተቻለ ስራ ውጤታማነት ስለማይገኝ እኔም ከባልደረቦቼ ጋር ጥሩ ግንኙነት አለኝ። ያው አንዳንድ የምንረዳዳቸው በገንዘብም ሆነ በጉልበት ሊኖሩን ይችላሉና ያው መልካምነት ለራስ ነው ግንኙነትም ለራስ ነው የሚጠቅመውም ራስን ነው ሰዎችን በመርዳት ውስጥ ደስተኝነት አለ። ያው አእምሮዬ እርካታም ስለሚገኝ ከሰዎች ጋር መልካም ግንኙነት በሚባል ደረጃ ከስራ ባልደረቦቹ በተለይ አለኝ ማለት ነው

እጅ መጨባበጥ ትወዳለህ ለሚለው ጥያቄ አዎ ነው። መልሴ ምክንያቱም ያው እንደኛ እንደ አካባቢውም እና እንደ ባህላችንም አንፃር እጃችንን እንጨባበጣለን ሰላምታን እንለዋወጣለን ብሎም ያው እንደ አካባቢው የደስታ መገለጫም ነው። ያው ሰላምታም ነው ሰዎች በምናገኝበት ጊዜ በእጅ በመጨባበጥ ደስታችንን አክብሮታችንን ሰላምታችንን እንዴት እንደሰነበቱ እና እንዴት እንዳሳለፉት የባለፈውን ሰዓት የምንጠይቅበት አንዱ የ የሰላም መግለጫ መንገድ ስለሆነ እጨባበታለሁም ያው ሁሌም መጨባበትም ደስ ይለኛል። ምክንያቱም በተለይም ከሴ ጓደኞች ጋር ከሆነም ያው ፍቅርን ለመግለጽ እንጠቀምበታለን ማለት ነው። እመታለሁ እኔም

እሺ ጥላ ወይንም ፀሀይ ትመርጣለህ ወይ? ለሚለው ጥላም የምመርጥበት ሰዓት አለኝ ፀሀይም የምመርጥበት ጊዜና ሰዓት አለኝ ያው በተለይ ፀሀይ ቢሆን አልጠላም ምክንያቱም ያው ፀሀይ ላይ መደሰት ያው ከፀሀይ የሚመጡ ኢነርጂዎች ወይንም ሀይሎች በጣም ደስ ይለኛል እነሱን መመልከት እንዴት እንደሆነች አቀማመጧ ሁሉም አሰራሯ ለኛ የምትሰራው ብርሃን እንዴት ደስ እንደሚልና በብርድ ሰዓት ደግሞ ያው ሰውነቴን ለማዝናናት እና ለማፍታታት ፀሀይን እመርጣለሁ ማለት ነው። ግን ይኸው ጥላ ላይም ደግሞ በጣም የሚያቃጥልና በጣም ሙቀት ከሆነ ጥላ ላይም እሆናለሁ ማለት ነው። ስለዚህ ስለ ፀሀይና ስለ ጥላ ብዙም ያን ያህል ሁለቱም የሚነጻጸሩ የሚነጣጥሉ አይደለም። በጣም ፀሀይም ያልሆነ በጣም ጥላም ያልሆነ ፀሀይ በመጠኑ ጥላ ደግሞ በፀሀይ በጣም ከፍተኛ ፀሀይ ባለበት ሰዓት እፈልጋለሁ እመርጣለሁ

እሺ ስራህን ትወዳለህ ወይ ለሚለው? አዎ ነው መልሴ ምክንያቱም ስራን አለመውደድ የሰው ልጅ ባህሪም አይደለም ምክንያቱም የምንኖረው በስራ የምንበላው በስራ የምንጠጣው ነገር ሁሉም ከስራ ስለሚገኝ ስራዬን እወዳለሁ። ምክንያቱም አሁን ላይ ያለሁበት የትምህርት ደረጃ ላይ ቢሆንም ትንሽዬ እነዚህ እኔን ህይወቴን ለመቀየር የማደርጋት ትንሽዬ ስራም ብትሆን ሁሌም ደስተኛ ሆኜ ራሴን ለመለወጥ የምጥርበትና ሁሉን ነገር ገቢዬንም ማገኘው ከዛ እስከሆነ ድረስ ስራዬን እወዳለሁ አከብራለሁ። እንከባከባለሁ ብዬም ለማሳደግ ጥረት አደርጋለሁ እንጂ አልጠላም ምን ጊዜም ቢሆን ስራዬን እወዳለሁ ባለው ሁኔታ። እየተማና ተጽኖ ፈጣሪ መሆን እመርጣለሁ

እሺ አመሰግናለሁ ሳህኖችን ማጠብ ትወዳለህ ወይ? ለሚለው ያው አጥባለሁ። ምክንያቱም የተመገብንበትን እያንዳንዱን ነገር ያው ማጠብ ግዴታ ነው። ምክንያቱም ያው ተመግበን ለቆሻሻ ወይንም ለሌሎች ትንኞች ማጋለጥ እና ለዝንቦች እንዲያርፉበት ማድረግ ጥሩ አይደለም። የተመገቡበትን ነገር ማጠብ ግዴታ ስለሆነ ሁሌም አጥባለሁ ማጥብ እወዳለሁ ደስ ይለኛል። በስርዓትም ማስቀመጥ ደስ ይለኛል የተመገቡበትን ነገር በስርዓት ማስቀመጥ ያው እኔም ለሌሎችም ልመክረው የምችል ነገር ነገቢኖር የበሉበትን ሳህኔ አጥቦ ማስቀመጥና መታጠብ ያለበትን አጥቦ ማኖር አለበት ብዬ አስባለሁ። እኔም ሁሌም አጥባለሁ እንደበላሁ ቀጥታ ሳኑን አጥቤ ወደ የሚቀመጥበት መገቢያ ኖራለሁ ማለት ነው

እሺ፣ መታጠ መጠበቅ ታግድታ ነው ወይ ለሚለው በጣም ግዴታ ነው። ያው እንግዲህ ታግድ የምትለዋን ወደ እኛ ቋንቋ ስቀይራት ግዴታ የምትለዋን ስናደርግ መጠበቅ ግዴታም ነው ከብዙ ነገር ራስን መጠበቅ ታግድም ነው። ምክንያቱም አንድ ሰው ራሱን ካልጠበቀ ወደ ትክክለኛ መንገድ መሄድ ከሌለበት በብዙ ነገር ይጠቃል። በበሽታም ሊጠቃ ይችላል ይሄን ሌላው ቀርቶ ለሞትም ሊዳረግ ይችላል። ስለዚህ መጠበቅ ግዴታ ስለሆነ፣ አደርጋለሁም ምክንያቱም ራሴን በተለይ ከአንዳንድ አላስፈላጊ ነገሮች ከመጠጥ፣ ከጫት ከሲጋራ ተጠብቄ ራሴን ወደ ትክክለኛ ህይወት ወደ ትምህርት አለም አንቀሳቅሼ ራሴን ለመለወጥ እየጣርኩ እገኛለሁ ስለዚህ መጠበቅ ታግድ እያደረኩ ነው ማለት ነው።

ምን አይነት ሳሙና ትጠቀማለህ? ለሚለው እኔ የምጠቀማቸው የሳሙና አይነቶች ለልብስና ለገላ ብዬ የሚከፈለው ሁለት አይነቶች አሉ። ለፊትና ለፀጉር ብዬ ደግሞ የምጠቀማቸው በተለይ ደግሞ ለፊት ከሆነ ቆዳያን ሊጎዳ የማይችል ለስለስ ያሉ ሳሙናዎችን እጠቀማለሁ። ለሰውነቴም ከሆነ እንደዚህ እንደ ላይፍ ወይና እንደ ዲቫ የመሳሰሉ ማለቴ እንደ አሁን ላይ የመጡ እንደ አሽ ሳሞናዎች ወይንም እርድ ሳሞና በሚባል በእኛ አካባቢ የሚጠቁት እጠቀማለሁ። ለልጅ ተሆነ ግን አሹ ሳሞና ወይንም ኮረፋ ያላቸው ጽዳት ሊጠብቁ የሚችሉ ጠንከር ያሉ ሳሞናዎችን ለልብስ እጠቀማለሁ ማለት ነው። ይሄንን ይመስላል ያው እንግዲህ ላርጉ ወይንም ሳሙናዎችን ለልብስ የምትጠቀምበት ሁኔታዎቹ ያጋጥማሉ። አንዳንዴ የልብስ ሲሆን አርጎ ወይንም የተፈጩ ሳሙናዎች ወይንም በፈሳሽ መልኩ የሚሸጥ ሳሙናዎችን ይጠይቀዋል። ለሰውነት ከሆነ ግን የሳሙና እና ወይንም ሳሙና ወይንም ላይክ ጎይ አሁን ላይ እጠቀማለሁ ማለት ነው

እሺ አመሰግናለሁ ቀዝቃዛ የአየር ሁኔታ ትወዳለህ ወይ? ለሚለው ሀሳብ ያው እወዳለሁ ነው ምክንያቱም ያው በጣም ሙቀቱ ያልሆነ በጣም ቅዝቃዜ ያልሆነ መጠነኛ የሆነ መጠነ ሙቀት ያለው የአየር ሁኔታ ደስ ይለኛል። ምክንያቱም እኛም የምንኖርበት አካባቢ መጠነኛ በጣም ሙቀት ያልበዛበት በጣም ደግሞ ቀዝቃዛም ያልሆነ በሃያ ከሃያ እስከ አስራ አምስት ዲግሪ ሰልሼየስ መጠን ባለው አካባቢ ውስጥ ስለምንኖር በዛ ውስጥ ስኖር ያው መጠነኛ መጠነ ሙቀት ስላለው ደስ ይለኛል። ምክንያቱም ለሰውነት ለቆዳ የተመጣጠነና ደስ የሚል የማያቃጥል ለሰውነት የተመቻቸ የአየር ሁኔታ ስለሆነ በዚህ መጠን ሙቀት በጣም ደስ ይተኛል ያው ቀዝቀዝ ባለ ቁጥር አየር ለበሽታ የመጋለጥ ሁኔታዎች ያው ይቀንሳሉ ማለት ነው። ለምሳሌ እንደ ወባ ትንኝ እና አንዳንድ አስፈሪ እንስሳቶች በበረሃ ላይ የሚኖሩ እንስሳቶች ወይም ሙቀትን ታገን አረገው ወይም ሙቀትን በጣም ስለሚፈልጉ ከሙቀት ጋር ተራምዶ የሚኖሩ ብዙ እንስሳቶች መርዘኛና ተናዳፊ የሆኑ ልክ እንደ እባብ እና ጊጥ ብሎም አዞና ሌሎች በጣም አስፈሪና ከባድ የሆኑ አዞ እና ዘንዶ የመሳሰሉ እንስሳቶች በቀዝቃዛ አየር ውስጥ ስለማይገኙ እኔ ያው ቀዝቀዝ ላይ አየር እወዳለሁ። በተለይም ያው የዛንያህል ደግሞ ሰውነትን የማያቃጥል ስለሆነ ለሰውነትም የተመቻቸ ደስ የሚል ሁኔታን ስለሚሰጥ ቀዝቃዛ አየር ይመቸኛል ምክንያቱም ያው በተለይ ደግሞ ቀዝቃዛ በሆነበት አካባቢ ላይ የተለያዩ በሽታዎችም አይኖሩም ለምሳሌ እንደ ምች አይነቶች ለበጥን ተመርኩዞ የሚመጡ በእኛ አካባቢ አጣ ለመጥ ወይንም ምች የሚባል በሽታም አለው አንዳንድ ጉፋን እና ሌሎች ጠንከር ያሉ በሽታዎችንም ቀዝቃዛ አየር ከሆነ ቁጥር የመገኘት እድላቸው አነስተኛ ነው ማለት ነው። ስለዚህ እነዚህ አይነት በሽታዎች ስለማይገኙበት ቀዝቃዛ አየር በጣም ደስ ይለኛል። ለሰውነቴ ይመቸኛል ምክንያቱም ከፍተኛ ሙቀት በሆነበት ሰዓት ላብ ይኖራል የሰውነት መቆሸሽ የሰውነት ሽታ መለወጥ ድካምና ለስራ ላይ ደግሞ ብዙ ሰዓት ያለመቆየት ብሎ ለአንዳንድ በቃጠሎዎች መጋለጥ ስለሚኖር ሞቃት አየር አይመቸኝም ግን ቀዝቀዝ ያለ አየር እና ለሰውነት በጣም ተስማሚ የሆነ መጠነኛ የሆነ መጠነ ሙቀት ያለው አካባቢ በጣም ይመቸኛል በተለይ ወይና አደጋ የሆነ ማለትም ከፍተኛ ጥሃይም የሌለበት ቀዝቃዛም ወይንም ውርጫማ ቦታ ያልሆነ ያው እወዳለሁ ግን በጣም ሙቀት ከሚሆን የሚሻለኝ ያው ቀዝቃዛ ቢሆን ነው። ምክንያቱም እሱን መልመድና አየሩን ተላምጀ መኖር እችላለሁ ምክንያቱም በጣም ብርድ ቢሆን አንዳንድ ልብሶችን ጠንከር ያሉ ልብሶችን ወይንም ወፍራም ልብሶችን በመልበስ እቆቋመዋለሁ ግን በጣም ጣህይ ከሆነና በጣም የሚያቃጥል ከሆነ እሱን መቋቋም ያው ለሰው ልጅ በጣም ይከብዳል። ምክንያቱም ከፍተኛ ሙቀት ካለ ለሰውነታችን ብዙ ጉዳት ይኖረዋል የሰውነት ቆዳ መለላጥም ሊኖር ይችላል። በሰውነት ቆዳ መቃጠል የሰውነት ቆዳ ወደ ትክክለኛ መንገድ አለመሆን ወይንም የልስላሴን ማጣት ለተለያዩ በሽታዎች መጋለጥ ይኖራል ብዬ አስባለሁና ያው በደጋማ አካባቢ ወይንም በቀዝቃዛ አየር መኖር በጣም የሚያስደስተኝ ስራ የሚያስደስተኝ ሁኔታም ነው። ምክንያቱም የተለያዩ ስራዎችን ለመስራት ስለሚያግዝም በተቀላጠፈና ደስ በሚል ሁኔታ ስራን መስራት ስለሚያስችል ቀዝቃዛ አየር እወዳለሁ። እንደ አጠቃላይ ቀዝቃዛ አየር ከብዙ ነገሮች የጸዳና ከበሽታም ከበሽታ ከተናዳፊ እንስሶች ከአውሬዎች ብሎም ከአንዳንድ በሙቀት ምክንያት የሚመጡ የቆዳና የሰውነት መጠነ ሙቀት ችግር መምጣት የመሳሰሉ በሽታዎች ስለማይገኙ በደጋማ ወይንም በቀዝቃዜ አየር ውስጥ ለመኖር በጣም ደስ እያለኝና ደስ ብሎኝ አሁንም ያው በቀዝቃዛ አየር ውስጥ እየኖርኩ እገኛለሁ። ያው አሁን ላይ ጤነኛ በሚባል ሁኔታ ላይም አለሁ ምክንያቱም ይህም የሆነው የማገኘው እያንዳንዱ ነገር ቀዝቃዛ ስለሆነ ለህይወቴ ብዙ የዛን ያህል አስፈሪም አይደለም ማለት ነው። ስለዚህ ቀዝቃዛ አየር በጣም ደስ ይለኛል እወዳለሁም በቀዝቃዛ አየር ውስጥም እኖራለሁ። ማለት ነው።

እሺ ማምሰላሰል ታደርጋለህ ወይ ለሚለው? ያው ማምሰላሰል አደርጋለሁ ያው ማምሰላሰል ከሚለው ትርጓሜ ስንነሳ ማምሰላሰል ማለት አንድን የተረሳ ሀሳብ ወይንም ያኛውን ሀሳብ ደጋግሞ ማሰብ የሆነ ሀሳብ ላይ ተመስጦ የሚጠቅም ወይንም ያለፈ ሁኔታ ተገን አድርጎ ለወደፊቱ ምን ይሆን ምን ይሁን ብለን የምናስብበት ሁኔታ ለምሳሌ አንድ ሰው የሆነ ስራ ሰራና ያኛውን ስራ ከምን አንፃር እንዴት ሊሆን ቻለ እንዴትስ ሆነ የሚል ጥልቅ የሆነ ሀሳብ ወይንም ዝርዝር እይታ ማለት ነው። ለምሳሌ እኔ ያው በፈተና ሰዓት ይህ ነገር እንዴት ሆነ ብዬ በማምሰላሰል ራሴን በመጠየቅ እና ትክክለኛው መልስ ለመድረስ ብዙ ጥረት እና ብዙ ቆም የማምሰላሰል ብዙ ጥልቅ የሆኑ ሀሳብን ከአእምሮዬ ጋር መናገር በልቤ ከሌሎች ጋር ሳይሆን በራሴ ሀሳቤን እንዴት ሆነ የሚል ነገርን የማይበት ሁኔታ ስለሆነ ማምሰላሰል በጣም አደርጋለሁ። ምክንያቱም ለህይወት በጣም ወሳኝ ነገር ነው። አንድ ነገር የሰው ልጅ ይረሳል። ብዙ ስራዎችን በሚሰራበት ልክ ደግሞ የመዘንጋት ብዙ ነገሮችን የመርሳት ሁኔታ ስለሚያጋጥመው ብዙ ጊዜ በስራ የሚውል ሰው በስራ ብዙ ስራዎች ያሉት ሰው ብዙ ድካም እና ብዙ እንግልት የሚያደርግ ሰው ይረሳል። ስለዚህ አምሰላስላለሁ እነዛን ነገሮች ለማድረግ ሰዎቹ በጣም ያምሰላስላሉ። በማምሰላስልበት ጊዜ አዲስ ነገር ይፈጠራል አገኛለሁ አዲስ ነገርም ለሆነ ስራ መፍትሄ የሚሆን ሀሳብ ለሆነ ስራ በጣም ትክክለኛ የሆነ መልስ የማገኝበት መንገድም ነው። በተለይ ደግሞ ማምሰላሰል የአእምሮአዊ ጥያቄዎች ላይ ከፍተኛ ወይንም አዎ ጉልህ አስተዋጽኦ አለው። ለምሳሌ አንድን ፈተና ትክክለኛውን መልስ ለማግኘት መጀመሪያ አእምሮ እና ልብን ማገናኘት ያስፈልጋል። በዚህን ሰዓት ልቦና የሚያስበውን ነገር አእምሮ አምሰላስሎ ወደ ትክክለኛ ወይንም ወደ ሳይንሳዊ ወደሆነ እርግጠኛ ወደሆነ በምክንያታዊ እና ውጤት መልኩ ሀሳብን አጋጭቶ ወይንም ሀሳብን አምሰላስሎ ትክክለኛውን ውጤት ለማግኘት ይረዳል ማለት ነው። ስለዚህ ማምሰላሰል ለትክክለኛ ውጤታማነት እና ትክክለኛ የሆነ ሀሳብን ለማግኘት ትክክለኛ የሆነ ስራን ለመስራት እና ደግሞ ስኬታማ የሆነ ኑሮ ለመኖር ከፍተኛ አስተዋጽኦ ስላለው ማምሰላሰል የእለት ተእለት ተግባር ብቻም ሳይሆን በየደቂቃዎች ሊደረግ የሚችል የአእምሮአዊ ግንዛቤ እይታ ነው። እና እኔም ሁሌም ቢሆን ከአእምሮዬ ጋራ ምን ቢሆን ምን ይፈጠራል የሚሉ የማምሰላሰል ጥያቄዎችን እያስተናገድኩኝ እኖራለሁ አደርጋለሁ። ስለዚህ ማምሰላሰል ማለት የአእምሮ የእይታ ወይንም የተረሱ ሀሳቦችን ወይንም አንድ ሀሳብ ላይ ተመርኩዞ ብዙ ትንታኔዎችን መስጠት እና ይህ መንገድ ጥሩ ነው። ይሄ አካሄድ ለሆነ አላማ በጣም ወሳኝ እና ስኬታማ የሚያደርግ ጉዳይ ስለሆነ ይሄንን ሀሳብ በትክክለኛ እና ደስ በሚል ሁኔታ ማድረግ አለብኝ በዚህ መንገድ ብሰራው ትክክለኛ ወይንም ውጤታማ እሆናለሁ የሚል ሀሳብ የሚያቀርብ የምናቀርብበት መንገድ ስለሆነ። ለምሳሌ እኔ ይሄን አሁን አንድ ፕሮጀክት ወይንም የሆነ ስራ ለመስራት ግዴታ መጀመሪያ መነሻ ሲያስፈልገኝ አንድ ሀሳብ ይመጣልኝ እና ይህ ሀሳብ ይህንን ባደርገው ለዚህኛው ፕሮጀክት ጥሩ ውጤት አመጣበታለሁ ወይ አይ ይሄማ ጥሩ አይደለም የሚል ሌላኛው ሀሳብ ይመጣል በአእምሮዬ ሁለቱን አመጣጥኜ አንድ ሀሳብ ላይ የምደርስበት ይሄ መንገድ ማምሰላሰል ይባላል። ትክክለኛውን ሀሳብ ማግኘት እና ወደ ቁልፍ ወደ ሆነው ቁንጮ ላይ ወይንም ትክክለኛ የመጨረሻ እና ደስ የሚል ስኬታማ የሆነ ውጤት ለማግኘት ግዴታ ማምሰላሰል ያስፈልጋል። እና አምሰላሰላለሁ ሁሌም ከራሴ ጋር አንዳንዴ ብቻም ሳይሆን ሁሌም ደስ በሚል ሁኔታ አእምሮዬን ጥያቄ ውስጥ እከተው እና ስለዛ ነገር ትክክለኛ የሆነ ትክክለኛ መልስ ለማግኘት አእምሮዬን እጠይቃለሁ አምሰላስላለሁ። በጣም በጥልቁ አስብ እና ወደ ትክክለኛው መንገድ የሚመራኝን ማንኛውንም ስራ አደርጋለሁ። በተለይ ደግሞ ህይወት ላይ ጥያቄ ማንሳት እና መመለስ ስላለብኝ ማምሰላሰል አደርጋለሁ ማለት ነው።

እሺ። ምን አይነት ዳቦ ትወዳለህ ለሚለው ጥያቄ እኔ የምወደው የዳቦ አይነት ባህላዊ ድፎ ዳቦ የሚባል ማይነትም። ከስንዴ የሚዘጋጅና በባህላዊ መንገድ መጀመሪያ ስንዴ አለ ያው ብዙ አይነት የስንዴ አይነቶች ሊኖሩ ይችላሉ። እንደኛ አካባቢ ነጭ ማለትም ነጣ ያለ ከለሩ ነጭ ከለር ያለው ወይንም ቀለም ያለው። ስንዴ አለ እሱ በ ይፈጭና በእናቶች አማካኝነት። ይህም ከተፈጨ በኋላ ብዙ ሂደቶች አሉት። መጀመሪያ የተፈጨው እህል። ይበል እንትን ይቦካና በስነ ስርዓት ይታሽና ውሃ ተደርጎ ከውሃ ጋር ተቀላቅሎ ብዙ ሰዓታትን ከቆየ በኋላ ያኛው ዳቦ። በስርዓት በምጣድ ላይ ማለትም ከላይ ከላይ ቅጠል በውስጥ ቅጠል ተደርጎ ማለትም ከአካባቢ ከሚገኙ ባህላዊ እንሰት ወይንም ቅጠል ቅጠል ነገሮች ተደርገውበት በእሳት የሚበስል በባህላዊ መንገድ የተዘጋጀ የድፎ ዳቦ የሚባል የዳቦ አይነት በጣም ደስ ይለኛል። ያው ከጠፋ ደግሞ ያው በ ዘመናዊ መንገድ የሚዘጋጁ አንዳንድ የዳቦ አይነቶች ይመቹኛል። ምክንያቱም ዳቦ ለሰው ልጅ በጣም ደስ የሚል ነው። እኛ አካባቢ ያለው ብዙም ሀገሪቷ ያደገችም ሀገር ስላልሆነች ያው ሁሉም ነገር የሚዘጋጀው በ እሳት ወይንም ባህላዊ መንገድ ከእንጨት በሚዘጋጅ ከሰል ተደርጎ ይሄ የሚዘጋጀው ድፎ ዳቦና። ማንኛውንም ዳቦ ብበል ያው ለአካባቢው የምንጠቀመው ከፍተኛ ጥቅም ላይ የሚውሉ ምክንያቱም ለአጠቃቀም ቀለል ያለ ነው። በስራ ሰዓት ላይም ለአወሳሰድ ወይንም ለጉዞ ቀለል ያለ ምግብ ስለሆነ እሱን በሻይ ተደርጎ በጣም ደስ ይለኛል። ምክንያቱም ያው ዳቦ ራሱን የቻለ ለሰውነት ሌሎች ምግቦች በጣም ብዙዎች ሊያስወጡ ይችላሉ። ዳቦ ግን ብዙም ወጪ ሳናወጣበት ምግብ ላይ ማለት ጥቅም ላይ ማዋል የምንችል እና ጥቅም ላይ ውሎም ራሳችንን ለጤነኛማ ህይወት ይዳርጋል። ብዬ ስለማስብ በጣም መገባለሁ ምክንያቱም በሌሎች ባክቴሪያዎች የመጠቃት እድሉ ያው ከፍተኛ ስላልሆነ። ብዙም ጊዜ ደረቅ የማለት ባህሪ ስላለው ብዙም ጊዜ በትንኞችም ወይንም በዝንቦች መቆሸሽ አቅም የዛን ያህል ወረድ ስላልሚል ዳቦ በጣም ደስ ይላል። ያው ብ ድፎ ዳቦ በተለይ ደግሞ በባህላዊ መንገድ የሚዘጋጀው ከረር ያለና ዳሩ ወይንም በጀርባው ምንም አይነት ነገር የማያስገባ ስለሆነ በባህላዊ መንገድ የሚዘጋጁ ማንኛውም ዳቦ በጣም ደስ ይለኛል። ያው ዘመናዊ የሆኑ ዳቦችንም እበላለሁ ወይንም እጠቀማለሁ በተለይ ከተማ ላይ እንደዚህ በሻይ ተደርገው ለቁርስነት ቀለል ያሉ ምግቦች። ከዋጋም አንፃር ቀላልና አነስ ያለ ዋጋ ስላላቸው ምክንያቱም አሁን ላይ ያው ለመኖር ትንሽ ይከብዳል። ሁሉም ነገር የኑሮ ውድነት አለ ከፍተኛ የሀገሪቱ ውጣ ውረዶች አሉ። ስለዚህ ምግብን የእለት ጉርስ ለማግኘት ከፍተኛ ስራ ተሰርቶ ለለት ምግብ እንጂ ለሌላ ነገር የማይሆንበት ሰዓት ላይ ከፍተኛ ዳቦ አዎ እንጠቀማለን ወይም ከፍተኛ የዳቦ አቅርቦት ነው። ሊኖር የሚችል እንጂ ሌሎቹ አሉ የሚባል ደረጃ የለም። ምክንያቱም ዳቦ ግን ቀነስ ያለ ዋጋ ስለሆነ እሱን እጠቀማለሁ ዳቦ በመጠቀሜ ያው ራሱን የቻለ ራሴን ያገኘሁት ጥቅም አለ። ምክንያቱም ዳቦ ስፖርት ስንሰራ ቆይተን በተለይ ለሰውነታችን ሀይል ያስፈልገዋል። እና ያንን ሀይልም ለማግኘት ያው ዳቦ ብንበላ በሻይ ተደርጎ በስነ ስርዓት የተሰናዳና በንጹህ ሁኔታ የተዘጋጀ በ ምንም አይነት ነገር ኬሚካል ያልተጨመረበት ማለት በባህላዊ መንገድ ከሆነ ለጤና በጣም ከፍተኛ ጥቅም አለው። እና ያው በባህላዊ መንገድ የተዘጋጀ ማንኛውም ዳቦ በጣም ደስ ይለኛል። ከጠፋ ግን ዘመናዊ የሆኑ አንዳንድ እንደዚህ ትንንሽ ዳቦዎቹ በሻይ ተደርገው ለቁርስነት እጠቀማለሁ ማለት ነው። እና ያው ለሰዎችም የምመክረው ዳቦ ቢጠቀሙ መልካም ነው ብዬ አስባለሁ። ምክንያቱም ያለው በውስጡ ምንም አይነት የዛን ያህል ጎጂ የሆኑ ነገሮች እንደ ስኳር አይነት ነገር ስለሌለበት ለተለያዩ በሽታዎችም አያጋልጥም። ሲቀጥል ደግሞ ለሃይል ይሆናል። ስራ ለሚሰሩ ሰዎች በጣም እመክራለሁ ምክንያቱም ለማንኛውም ስራ ዝግጅት ለማድረግ የግድ ሀይል ያስፈልጋል እና ከዳቦ ከፍተኛ ሀይል ስለሚገኝ። በተለይ ደግሞ ባህላዊ ዳቦ ቢጠቀሙ ያው ጊዜ ስለ ስለ ጊዜ ስለማይፈጅ እመክራለሁ ማለት ነው።

እሺ ይቅርታ መጠየቅ ቀላል ነው ወይ ለሚለው? ያው ቀላል የማይሆንበት አጋጣሚም አለ ቀላልም ነው ምክንያቱም እንደየሰራው ይለያያል። ይቅርታ ማለት የበደሉትን ሰው ወይንም ላጠፉት ጥፋት። አእምሮአዊ ምላሽ ወይንም አእምሮአዊ ካሳ መስጠት ማለት ነው። ላጠፉት ጥፋት ካሳ የሚሆን ማንኛውም ነገር ይቅርታ በማለት ያው እንደኛ አካባቢ ይጠየቅ ያው ይገለጻል ማለት ነው። ይቅርታ ማለት። አንድን ሰው ለምሳሌ ከፍተኛ ጥፋት አጥፍተው ከሆነ ለዛ ሰው ካሳ መስጠት ወይንም በድዬሃለሁ ያ ነገር ጥፋቴ ነው አምኛለሁ። ድጋሚ አላደርገውም ያንን ስራ ለባለፈው ግን ይህንን ካሳ ይሁንህ ይቅርታ የሚል ቃል ልስጥህ ብሎ የበደለው ሰው ሲጠይቅ ተበዳዩ ደግሞ ይቅርታ ሊያደርግም ይችላል ላያደርግም ይችላል። ስለዚህ ቀላል የሚሆንበት መንገድ እንደየጥፋቱ ይወሰናል። ምክንያቱም አንድ ሰው አንድን ጥፋት ሲያጠፋ ያው መቼም አውቆም ሊያጠፋ ይችላል የሰው ልጅ ሳያውቅም ያጠፋል ማለት ነው። አውቆ በድፍረት ካጠፋና ያው እንደዛ አይነት በሚያደርግበት ሰዓት ይቅርታ ለማለት ትንሽ ይከብዳል። ምክንያቱም አውቆ ያጠፉት ጥፋት ለተቀባዩ ወይንም ለተበደለው ሰው ትንሽ ይቅርታ ለማድረግ ይወዛገባል። ግን ሳያውቅ አንድ ሰው በጥፋት ወይንም በስህተት አንድ ጥፋት ቢያጠፋና ያንን ጥፋቱን አምኖ ይቅርታ አ ሲለው አላውቅ ብዬ ነው። ለማለትም ያው ግልጽ የሆነ ነገር ስላለው ሳያውቁት ካጠፉ ይቅርታ ለመጠየቅ ብዙም የዛን ያህል ሰዎቹም አይቸገሩም ማለት ነው። ስለዚህ ይቅርታ መጠየቅ ቀላል ነው። የሚባልበት ሁኔታ ለምሳሌ አንድ ሰው ሳያውቅ የአንድን ሀብት ወይም ንብረት የራሱ መስሎት ወሰደና ተጠቀመው እንበል። ይህ ሰው ይህ ሰው የዛኛውን ሰው ሳያውቅ እየተጠቀመበት ሁኔታ በሌላ ጊዜ ሲያስበው አንተ እንደዚህ ለምን ታደርጋለህ? ብሎ ባለሀብቱ ቢወቅሰውና ያኛውም ሰው ኦ አላወቅኩም ነበረ ይህ ነገር በጣም ይቅርታ አላወቅኩም የኔ መስሎኝ ነው ያጠፋሁት ብሎ ካለው። ይሄ ቀላል ይሆናል ማለት ነው። ግን ደግሞ አንድ ሰው በጣም በድፍረትና በጣም በትዕቢት ተው ሞልቶ የአንድን የአንድን ባለ ባለ ትዳር ሚስት ቢያማግጥ ለምሳሌ የአንድ ወንድ ሰው የሌለኛ ባለትዳር ሚስት ቢያማግጥ እንደኛ አካባቢ ከዛም በኋላ ካደረገው በኋላ ይህንን ነገር ማለት በግንኙነት ወይንም ሌላ አላስፈላጊ መንገድ የእሱን ሚስት ሌላ ነገር ቢያደርገው ቢያደርግ ከዛም በኋላ ይቅርታ መጠየቅ በጣም ነው የሚያስፈራው። እና ያኔ እንዴት ነው ይቅርታ ሊል የሚችለው? በጣም ከምንም በላይ ከባድ የሆነ ጥፋት ነው። ያጠፋው በዚህን ሰዓት አይኑን በድፍረት አይኑን ከፍቶ እንዴት አድርጎ ያንን የበደለውን ሰውዬ የሰው ሚስት አማግጦ እንዴት ነው ይቅርታ ሊጠይቅ የሚችለው? በጣም ይከብዳል። ያው ለመናገርም ይቅርታ ለማድረግም ሰውየው ምን አድርጎ ይቅርታ ሊያደርገው ይችላል በእኛ አካባቢ በጣም ከባድ እና መጥፎ የሆነ ነገር ነው። እና ይቅርታ የሚደረግበት ሁኔታም አለ የማይደረግበትም ሁኔታ ሊኖር ይችላል። ስለዚህ ለምሳሌ እንዳልኩት ቀለል ያለበት በጥ ሳያውቅ በስህተት የሚደረጉ ስራዎች ቀላልና መፍትሄያቸውም ቀለል ያለ ይሆናል። ግን በጣም ጠንከር ያሉና ከፍተኛ ጥፋት ከሆኑ በድፍረት የሚደረጉ አንዳንድ ስህተቶች ይቅርታ ለማድረግ ወይንም ይቅርታ ለመጠየቅም ለማድረግም በጣም ይከብዳሉና ይቅርታ እንደየሁኔታው ይለያያል። ግን እንደ አጠቃላይ ይቅርታ መጠየቅም ማድረግም በጣም ደስ የሚልና በስ ከሰዎች ጋር ለመኖር በጣም ወሳኝና ወሳኝ ሚና ይጫወታል። ምክንያቱም የሰው ልጅ ሲኖር ይጋጫል የሰው ልጅ ሲኖር ጥፋት ያጠፋል የሰው ልጅ ሲኖር። ይበድላል ይበደላል ስለዚህ ሰዎች እንደበደሉ ይቅርታ መጠየቅና ከሌሎቹ ያጠፉትን ነገር። በእንደዚህ አይነት መንገድ ነው ብሎ ማስረዳት ሲችሉ። ማድረግ ሲኖርባቸው የተበደለም አካል እንደ እኔም የሆነ ሰዓት ጥፋት ላጠፋ እችላለሁና ይቅርታ መጠየቅ ይቅርታ ማድረግ ትልቅነት ነው። ብሎ በማሰብ ይቅርታ ማድረግ ግዴታም ነው ብሎ በማሰብ ይቅርታን ማድረግ ግዴታ ነው ብዬ አስባለሁ። ምክንያቱም ሰው የሆነ በሙሉ ይቅርታ ማድረግም ይቅርታ መጠየቅም ያው ግዴታው ነው። ብዬ ስለማመን ምክንያቱም እንደ አጠቃላይ የሰው ልጅ ምንም ቢሆን ምንም ጥፋት ከመስራት ጥፋት ትክክል ሆኖ ስላልተፈጠረ ትክክልም ነገር ሁልጊዜ ስለማይሰራ ይቅርታ መጠየቅም ማድረግም የሰውነት ባህሪ ነው። ብዬ አምናለሁ።

እሺ አመሰግናለሁ የስራ ምግባር ታከብራለህ ወይ ለሚለው ጥያቄ? አዎ ነው መልሴ ምክንያቱም በስራ ውስጥ ብዙ ምግባሮች ይኖራሉ። ብዙ ህይወቶች ብዙ አይነት ሂደቶች ከእኔ የሚጠበቁ ተግባሮች ይኖራሉ እና እነዚህን ተግባሮች አከብራለሁ ማለት ነው። ከስራ ከሚለው ስንነሳ ስራ ማለት ለሰው ልጅ ሁሉን ነገር ለማሟላት ምግቡንም ይሁን አንዳንድ አስፈላጊ የሚባሉ እንደ ልብስ። ብሎም የትምህርት ወጪዎች አንዳንድ ቤት ለመግዛት ወይም ብዙ ነገር ለማድረግ ግዴታ ስራ ያስፈልጋል ለመኖር ስራን ግድ ነው። ከዛም በኋላ ስራን ለመስራት ደግሞ የግድ ምግባር ያስፈልጋል። ምክንያቱም ምግባር ከሌለ ስራ እንዴት ይከናወናል? ለምሳሌ አንድ ባለሙያ እኔ እንደምሰራበት የስራ መስክ ተማሪ ነኝ። ሲቀጥል ዳሬ ያው ከውጭ ላይ አነስ ያለች ያው በጎ አድራጎት ላይ የምሰራና በ ትንሹም የምትከፈለኝ ሳንቲም አለች እና እንደዚህ በምሰራበት ሰዓት ግዴታ ማክበር ያለብኝ ብዙ ህጎች ሊኖሩ ይችላሉ። በትምህርት ቦታ ላይ ማድረግ ያለብኝ ለምሳሌ ማንበብ ሊኖር ይችላል። ከሰዎች ጋራ ተስማምቶ መቀመጥ ወይም ከተማሪዎች ጋራ መስማማት ግድ ነው። አዎ ሲቀጥል ደግሞ ማንኛውንም መምህራን እና ከኔ በላይ ያሉ እያንዳንዱ ሰራተኞችን ማክበር ግዴታ ይሆናል ማለት ነው። በምሰራበት ስራ ደግሞ በተለይም በጎ አድራጎት ላይ በምሰራበት ሰዓት ግዴታ ማክበር ያለብኝ ብዙ ህጎች ሊኖሩ ይችላሉ። ለምሳሌ አቅመ ደካሞችን በምረዳበት አትት መጀመሪያ የነሱን ስሜት መረዳት ብዙ ጊዜ ህመምተኞች ከሆኑ እነዚህ ህመምተኞች ራሱን የቻለ ድጋፍ ያስፈልጋቸዋል። እና የስራ ምግባር ነው አንዱን እነሱን ማክበር ሰዓት አክብሮ መገኘት። ሲቀጥል ደግሞ የተሰጠንን ማንኛውንም ስራ ህጋዊ በሆነ ምንም አይነት ለህዝብ የተባለን ነገር ወደ ራሴ ሳልጠቀም በዛው ለማገለግለው አካል አገለግላለሁ ማለት ነው። ምክንያቱም የተሰጠው ማንኛውንም ወጭውን ማንኛውንም ለሚከፈለኝ ነገር እኔ መጀመሪያ የሆነ ስራ ሰርቼ ማበርከት አለብኝ እንጂ የመንግስትን ወይንም የህዝብን ሀብት ለራሴ ጥቅም እየበዘበዝኩ ራሴን ሀብታም ወይንም ስኬታማ ማድረግ ለህሌናዬ ጥሩ ስላልሆነ የስራ ህግ ወይንም ምግባርን ማክበር ያው ለአእምሮዬ እርካታም አስፈላጊ ስለሆነ የማደርገው ስራ ነው ማለት ነው። እንደ አጠቃላይ ስናየው ስራ ማለት ለህይወት መሰረት ይሁን ስራን ደግሞ ለማድረግ ግዴታ መግባት ያስፈልጋል። በተለይ ከ አለቆቼን ማክበር ከሰዎች ጋራ ተስማምቶ መስራት ምክንያቱም ማንኛውም ስራ ላይ ከሰዎች ጋር መገናኘት ሊኖር ይችላል በዚህ ሲኖሩ ግዴታ መደረግ ያለበት ነገር ቢኖር። ሰዎችን ማክበር እና አብሮ መስራት ምክንያቱም ሰው የሰው ልጅ መድሃኒት ስለሆነ በስራ ምግባር መካከል ሰዎችን ማክበር ነው። አንዱ ሲቀጥል ሰዓትን ማክበር የሰው ልጅ በሰአት መስራት ካልቻለ ይህ ሰው ድክመት ድክመተኛ ነው ማለት ነው። ያሰበውን ስራ ማሳካትም ይከብደዋል ስለዚህ ስራን አክብሮ በሰአቱ መገኘት እና ለተሰጠው ማንኛውም ግዳጅ ግዳጁን መፈጸም አለበት ማለት ነው። ምክንያቱም እያንዳንዱ የሚገባችሁ ቃላት ለስራው ያለው ክብር ለሚያደርገው ውጤት በ ዋንኛ መንስኤ ነው ማለት ነው። ምክንያቱም ጥሩ የሚሰራ ሰዎች ጋራ መልካም ግንኙነት ያለው ሰው ከሰዎች ጋራ ሰላማዊ ግንኙነት መረዳዳት ባህል ያለው ብሎም ሰዎችን የማይጎዳ እቃንም የማያጠፋ ወይንም ለ የመንግስትን ወይንም የህዝብን ሀብት ለራሱ የማያውል ትክክለኛ የሆነ ስራን ብቻ የሚያደርግ የሚያከናውን ወደ መልካም መንገድ የሚመራ ትክክለኛ መሪ ከሆነ ህዝቦች ማንኛውንም በትክክሉ መጠበቅ እኩል አይን እኩልነትን ማክበር። ጊዜን ጠብቆ መሄድ በጣም ውጤታማ ያደርጋል። ከዛ ውጪ ግን ጊዜውን የማያከብር አጭበርባሪ ሌባ ከሆነ ቅጣትም ይደርስበታል። ከደሞዙ ላይም ስለሚቆረጥ እኔ ጊዜዬን አከብራለሁ። ብችል ብችል ሰዎችንም በምችለው ልክ እረዳለሁ። መጠቀም ያለብኝን ነገር እጠቀማለሁ ከእኔ የማያስፈልጉ አንዳንድ ነገሮችን ደግሞ ከእኔ አርቃለሁ። ከሰዎች ጋራ ሰላማዊ ግንኙነት አለኝ። እና የስራ መግባርን ያው ከሙሉ በኩሉ አከብራለሁ ማለት ነው። ምክንያቱም ስራ ሲሰሩ ለህይወትም መሰረት ነው መልካም ነገር ስለሆነ ሁሉም ሰው ቢያከብር ጥሩ ነው ብዬ አስባለሁ

እሺ "በምን ሰዓት ትተኛለህ?" ለሚለው ጥያቄ ያው እኔ የምተኛው ከ በኢትዮጵያ የሰዓት አቆጣጠር ከአራት ሰዓት እስከ ምሽቱ ከምሽቱ አራት ሰዓት እስከ ምሽቱ አስራ አንድ ሰዓት ተኩል እተኛለሁ። ምክንያቱም ያው እንደዚህ የሚሆንበት ሰዓት በተለይ ጠዋት ሳነብ ተዋልኩኝና በጣም ተደከመኝ አስራ አስ አራት ሰዓት ከመተኛቴ በፊት ሶስት ሰዓትም ልተኛ እችላለሁ ማለት ነው። ስለዚህ ያው እንደ አጠቃላይ የምተኛው ከሶስት ሰዓት ጀምሬ ሲሆን መኝታዬ በጣም የተመቻቸ ቢሆንና ከተመቸኝ ደግሞ እስከ አስራ ሁለት ሰዓት እቆያለሁ ማለት ነው። መኝታ እንዳጠቃላይ በጣም መተኛት ለህይወት ትልቅ ዋስትናም አለው፤ በጣም ጠቃሚ ነው ብዬ አስባለሁ። የሰው ልጅ መተኛት ያለበት ሰዓት በተለይ እንደ ሳይንሱ አመለካከት ከስምንት እስከ ስድስት ሰዓት ያላነሰ መተኛት አለበት ይባላል። ያው ምክንያቱም ይደክማል የሰው ልጅ አእምሮ እረፍት ያስፈልገዋል። በስራ ሲውል ብዙ ጭንቀት ይኖራል፣ ድካም ይኖራል፣ የረሃብ ስሜቶች ይኖራሉ፣ መጨናነቅ ይሄን ስራ ሳልሰራው ቀረሁ ይሄንን ሳላከናውነው ቀረሁ የሚሉ አንዳንድ ሀሳቦች ይኖራሉ። በተለይ ደግሞ ሌሎችንም ውድድሮች ላይ የሚሳተፍ ሰው ሲኖር ሁሉም እንደዚህ አይነት ቦታዎች ላይ ሲሆን ሰዎቹ ድካም ይሰማቸዋል እና ግዴታ እረፍት በጣም አስፈላጊ ስለሆነ መተኛት ቶሎ መተኛት በጣም ወሳኝ ስለሆነ እኔም አራት ሰዓት ተኝቼ እስከ አስራ ሁለት ሰዓት እቆያለሁ ማለት ነው። በምተኛበት ሰዓትም ያው መጀመሪያ የማደርገው ሻወር መውሰድ ደስ ይለኛል። ምክንያቱም ስራ ቦታ ከዋልኩ ወይም ሳነብ ተዋልኩ በጣም ተደከመኝና አዎ አዎ ራሴን አዎ ጥ ወደ ፈታ ለማድረግ ወይንም ለማዝናናት ግዴታ ሻወር መውሰድ ይኖርብኛል ብዬ አስባለሁ እንደኔ ይሄን አደርጋለሁ። ለሰዎችም የምመክረው ነገር ቢኖር መተኛት ያው ከአራት ሰዓት ጀምሮ እንደ ኢትዮጵያ አቆጣጠር ከምሽቱ አራት ሰዓት ተኝ ጀምሮ ቢተኙ በጣም ይመከራል። ምክንያቱም እስከ አራት ሰዓት የራሳቸው የሆነ ከቀኑ አስራ ሁለት ሰዓት ስራቸውን ከጨፈሱ በኋላ ወይም አስራ አንድ ሰዓት ቢጨርሱ እኚህ ሰዎች እስከ አራት ሰዓት ከቤተሰባቸው ጋራ ግንኙነታቸውን አድርገው ወይንም ሲጫወቱ ሲዝናኑ ፊልም ሲያዩ ሲደሰቱ ብሎም እራታቸውን ከበሉና ወይንም ቡናቸውን ከጠጡ በኋላም አራት ሰዓት ላይ ቢተኙ መልካም ነው ብዬ አስተላልፋለሁ። ምክንያቱም ከዛ በኋላ ያለው ራሳቸውን የሚጠብቁበትና እረፍት የሚያደርጉበት ነው መሆን ያለበት። ምክንያቱም የሰው ልጅ በአጠቃላይ እስከ ሶስት እስከ ስድስት ከ ስድስት ሰዓት እስከዛ ቢተኛ በጣም ተመራጭ ይሆናል። ምክንያቱም የበቀን ቢያንስ የስምንት ሰዓት እና የስድስት ሰዓት ከስምንት ሰዓት እስከ ስድስት ሰዓት ግዴታ እረፍት ማድረግ አለበት የሚል የሳይንሳዊ ምርምር አለ እንደኛ አካባቢም ያው የተለመደ ነው። ምክንያቱም ሰው ልጅ ካልተኛ አእምሮው ይደነዝዛል ጭንቀት ይኖራል አይኑ የአይን ህመም ሊኖር ይችላል የአእምሮ መታመም ሊኖር ይችላል ብሎ ብሎ ከፍተኛ በሽታ ላይ ሊጥልም ይችላል እስከ እብደት እና ሌሎች አለማሰብ፣ የመርሳት ባህሪ፣ የእንቅልፍ ችግር ለሌሎች ተያያዥነት በሽታ ያላቸው የመርሳትና የአእምሮ በሽታው ሊኖር ሊከሰቱ ይችላሉ ብዬ ስለማስብ ቶሎ ነው የምተኛው እና ያው ከተኛው በኋላ ደግሞ ምንም አይነት ስልክ እንዳይደውልልኝ ስልኬን አጠፋለሁ። ምክንያቱም ያው አሁን ላይ ብዙ ሰዎች በስልካችን ተጠቂ ሆነናል ሱሰኛ ሆነናል፤ ግን ስልክን አጥፍቶ መተኛት በጣም ጥሩ ነው ብዬ አስባለሁ እንደኔ። ያው አንዳንድ አላርሞችን መጠቀም የለበትም ብዬ ነው የማስበው ሰው ብዙን ጊዜ እንዲቀሰቅሰኝ ብሎ አላርም ይጠቀማል፤ እኔ ግን አላርም አልጠቀምም ለምን ቢባል ያው ከተኛው በኋላ አእምሮዬ በራሱ ሁኔታ የራሱን ሰዓት የሚተኛበትን ሰዓት ጨርሶ መነሳት ነው የምፈልግ እንጂ አላርም ቀጥሬ መነሳት ለኔ ጥሩ ስላልሆነ አላርም አልቀጥርም ማለት ነው። ስለዚህ ከቀኑ ሶስት ሰዓት ጀምሮ መተኛት ወይንም ከአራት ሰዓት ጀምሮ መተኛት ለሰዎች የምመክረው ነገር ነው፤ እና እኔ እንደ አጠቃላይ ከምሽቱ የ በኢትዮጵያ የሰዓት አቆጣጠር ከምሽቱ አራት ሰዓት ጀምሮ እስከ አስራ ሁለት ሰዓት ወይንም እስከ አስራ አንድ ሰዓት ተኩል አካባቢ እተኛና ጠዋት እነሳለሁ ማለት ነው። ስለዚህ ሰዎችም ትክክለኛ እና የተመጣጠነ ከ ቢያንስ ከቀኑ ከስምንት ሰዓት እስከ ስድስት ሰዓት እንቅልፍ ማግኘት አለባቸው ብዬ እመክራለሁ እናም እንቅልፍ መተኛት አለባችሁ ሁላችንም ብዬ አምናለሁ።

እሺ አመሰግናለሁ ኮምፒውተር መጠቀም ትችላለህ ወይ ለሚለው ጥያቄ? ያው እችላለሁ ነው። የሚለው ምክንያቱም አሁን ላይ እኔ ተማሪ ነኝ። እናም በምማርበት ሰዓት ያው የኮምፒውተር እና የሶፍትዌር ኢንጂነሪንገ ተማሪ ነኝ። ያው ገና ብዙም ነገር እያወኩ ነው ማለት በማይባል ደረጃ ላይ ብሆንም ማለት ገና ተማሪ ብሆንም ሁሉን ነገር አውቃለሁ ባልልም ኮምፒውተር መጠቀም ግን ያው እችላለሁ ማለት ነው። አሁን ላይም እየተጠቀምኩም እገኛለሁ ምክንያቱም አሁን ላይ። ሁሉም ነገር በኮምፒውተር ነገር ተያያዥነት ያላቸው ስራዎች ናቸው እሚሰሩት በተለይ በግብይት ላይ በተለይ አንዳንድ በግቢይት ቢዝነስ ባንክ ቤቶች ትምህርት በራሱ በኮምፒውተር እየተሰጠ ነው የሚገኘው በእኛ አካባቢ ማለት ነው። እና ሁሉንም ነገር በቀጥታም ሆነ በተዘዋዋሪ በኮምፒውተር ስለምናገኝ ኮምፒውተር መማር ግዴታም ሆኖ። ስላገኘሁት ኮምፒውተር እና ሶፍትዌር ተማሪ ሆኛለሁ። አሁን ላይ ማለት ነው ስለዚህ ኮምፒውተር መጠቀም እችላለሁ። አዎ እጠቀማለሁ ግን በጣም ያደገና ከፍተኛ እውቀት ያለው ነኝ ማለት አልችልም። ምክንያቱም ገና ብዙ የሚቀረኝ ገና መማር ያለብኝ ብዙ ነገሮች አሉኝ። እና ኮምፒውተር ለምሳሌ ከኮምፒውተር ክፍሎች ተነስቼ ያው እኔ አሁን ላይ የምጠቀመው ፐርሰናል ኮምፒውተር ወይንም ፒሲ ነው። እምጠቀመው ያው ኪቦርዶች አነካክ ወይንም እያንዳንዱን የኪቦርድ ጥቅም አውቃለሁ ሲቀጥል ያው መነሻው ምን እንዴት ነው? ቻርጅ። ቻርጅ ሁኔታዎቹን ባትሪ ላይፉን ወይንም የባትሪ ምን ያህል ጊዜ ይቆያል? እንዴት ነው ውስጡንስ እምንጠቀመው? ውስጥ ላይ ያሉት ለስላሳ ነገሮች እና ጠንከር ያሉ ወይንም የሚነኩና ባይን የሚታዩ ወይንም በእንግሊዘኛው አጠራር ሶፍትዌር እና ሃርድዌር የሚባሉ ክፍሎች ያሉትን ኮምፒውተር እንዴት ነው መጠቀም ያለብኝ የሚለውን አውቃለሁ። ምክንያቱም ኮምፒውተር በጣም ሊሰበር የሚችልና ስስ ነገር ነው ማለትም ተሰባሪ ነገር ነው በጣም ውድ ነው። በገበያ ላይም በእኛ አካባቢ አሁን እስከ ሃምሳ ሺህ የኢትዮጵያ ብር እና ከዛ እስከ አምስት መቶ ሺህ የኢትዮጵያ ብር የሚደርስ ስለሆነ በጣም መጠንቀቅ አለብን ብዬ ነው የማስበው። ምክንያቱም ተሰባሪ ነው በጣም ውድና ተሰባሪ የሆነ እቃ ስለሆነ ኮምፒውተር በጣም በጥንቃቄ መያዝ ያለበት እቃ ነው። ሲቀጥል ደግሞ እያንዳንዱን ፓርት በስራአት ንጽህናውን ጠብቆ መጠቀም ግዴታ ነው። አሁን እኔ እኔ የራሴ ኮምፒውተር አለኝ። ግን ደግሞ ይሄንን እንዴት አድርገህ ተጠቀመዋለህ ካልከኝ ካሉኝ ማንኛውም ሰው እንደሚጠቀመው መጀመሪያ ላይ ትክክለኛ የሆነ ለራሱ የቻለ ጠረቤዛ ወይም ወንበር ያስፈልገዋል። ከዛ ጠረቤዛ ላይ በስርዓት መቀመጥ አለበት። ራሱን የቻለ ቦርሳ መኖር አለበት። ምክንያቱም ተሰባሪ ነው ይሄ እቃ በጥንቃቄ ካልተያዘ አንዴ ከተሰበረ ለማስጠገን እንኳን በጣም ከፍተኛ ወጪ ስለሚያስወጣ ኮምፒውተርን በጥንቃቄ መያዝ ያስፈልጋል። እንትን ጠንካራውን ክፍል ወይንም ላይ እሚነካውን ክፍል ብቻም ሳይሆን ውስጥ ላይ ያሉትን ሲስተሞችንም ግዴታ በስነ ስርዓት መጠቀም ያስፈልጋል። ምክንያቱም ፓስወርድ መኖር አለበት። የራሳችን መረጃ እንዳይሰረቅ መልእክቶቹ እንዳይጠፉብን አሁን ላይ ሌቦቹ በዝተዋል። በስልክ ላይ ወይም በኮምፒውተር ላይ ከፍተኛ የማጭበርበር እና የስርቆት ዘመቻ በሚካሄድበት ሀገር ላይ ነው የምንኖረው። እና አዎ መጀመሪያ ኮምፒውተራችንን በፒን ኮድ ወይንም በፓስወርድ በቁልፍ መስመራችን ከቆለፍን በኋላ ስንከፍትም የራሳችንን ፓን ኮድ ተጠቅመን መክፈት ግዴታ ነው ማለት ነው። ስለዚህ ኮምፒውተር አጠቃቀም ላይ የዛን ያህል ጠንካራ ያልኩ ባልሆንም የራሴን ኮምፒውተር በኮድ ቆልፌ ውስጥ ላይ መስራት ያለብኝን ዶክመንትም አዘጋጅ ከሆነ ማንበብም እምችል ከሆነ። መዝናኛ አሁን መዝናናት ካስፈለገኝ አንዳንድ ቪዲዮዎችን ፊልም እማይበት ከሆነ ወይንም እሚታዩ ነገሮችን እማይበት ከሆነ እነዚህን በማየት ራሴን ማዝናናት እችላለሁ። ኮምፒተርም እጠቀማለሁ ያው በጥንቃቄም ኮምፒውተሬን ይዤ ለሚያስፈልገኝ ነገር ብቻ እጠቀምበታለሁ። ምክንያቱም ከፍተኛ ወጪ ተወቶ የተገዛ ኮምፒውተር ስለሆነ ሰዎቹ በጥንቃቄ መያዝ ያለባቸው ነገር ነው። ሲቀጥል ውስጡንም ደግሞ በፒንኮድ እና ለማንኛውም ተጋላጭ የሆኑ ከሌቦቹ ራሳቸውን መጠበቅ አለባቸው ብዬ እመክራለሁ። ምክንያቱም ኮምፒውተር አጠቃቀም በጣም ብልህና በጣም ጠንቃቃ ሰው ካልሆኑ አስቸጋሪ ነው። ብዬ ነው የማምነው እንደ አጠቃላይ ኮምፒውተርን በስርዓት መጠቀም አለብን አለባችሁ።